እኔም የምመርጠው የሙቀት መጠን መጥነኛ፣ ሚዛናዊ ሰውነትና አይምሮን የሚያሳርፍ አይነት ነው። በተለይ ብዙ ሙቀት ያልሆነ በጣምም ብርድም ያልሆነ መካከለኛ የሆነ የአየር ሁኔታ ነው የምመቸኝ። እንዲህ አይነት የሙቀት መጠን በእለታዊ ህይወት ላይ ብዙ አወንታዊ ተእጽኖ አለው። በስራ፣ በእንቅስቃሴ፣ በእንቅልፍ፣ ለአይምሮ ሰላም ላይ ትልቅ ትልቅ ሚና ይጫወታል። መጀመሪያ የሙቀት መጠን ሰውነታችን እንዴት እንደሚያስተናግድ ከዛም አስፈላጊ ነው። ሰውነታችን በተፈጥሮአዊ ሁኔታ ሚዛናዊ ሙቀትን ይመርጣል። በጣም ሞቃታማ ከሆነ ሰውነታችን ራሱን ለማቀዝቀዝ ብዙ ሀይለ ይጠቀማል። በጣም ብርድ ከሆነ ደግሞ ራሱን ለማሞቅ ተጨማሪ ሀይል ያስፈልገዋል። ይሄ ያህል ጉዞ ድካም አስጨነቅ እና የአእምሮ ድካም ያመጣል። ስለዚህ መካከለኛ የሙቀት መጠን ሰውነታችን በተፈጥሮ እውነተ የሚያስተናግድ ነው። እኔ በተለይ ትንሽ ቀዝቃዛ የሆነ አየር እወዳለሁ ምክንያቱም እንዲህ አይነት አየር ንቁነትን ይጨምራል፣ አይምሮን ያነቃቃል እና ሰውነትን እንድንቀሳቀስ ያበረታታል በትንሹ ቀዝቃዛ አየር ውስጥ መስራት ወይም መጓዝ ከፍተኛ ሙቀት ካለበት ጊዜ ይልቅ ይቀላል። በሞቃት አየር ወስጥ ግን ፈጣን ድካም፣ ላብ መፍሰስ እና የሀይል መቀነስ ይታያል። እንቅልፍም በሙቀት መጠን በጣም ይጎዳል። እኔ በትንሹ ቅዝቃዛ ክፍል መተኛትን እመርጣለሁ። እንዲህ አይነት ሁኔታ ነው ጥሩ እንቅልፍን ያበረታታን፤ ሰውነትን ያሳርፋል እና ንቃትን በሃይል እንድነሳ ይረዳን። በጣም ሞቃታ ሌሊት ግን እንቅልፍ ይቋረጣል። ብዙ በተደጋጋሚ ይነሳል እና ንጋት ድካም ይሰማዋል። ይህ ደግሞ ቀኑን ሙሉ በሉታዊ ሁኔታ ያሳድረው በስራ ላይ የሙቀት መጠን ያለው ተጽዕኖ በጣም ከፍተኛ ነው። መጠነኛ አየር ውስጥ ስራ ስሰራ ትኩረት ይጨምራ፣ ስራን ለረጅም ጊዜ ማከናወን ይቻላል እና ስህተትን ይቀንሳል በጣም ሙቃታ ከሆነ በጣም ብርድ አካባቢ ግን አይምሮ በስራ ላይ ከመሆን ይልቅ በሰውነት ምቾት ላይ ይተኩራል። ይህ የስራ ጥራትን ይቀንሳል ከስሜት አንፃርም የሙቀት መጠን አስፈላጊ ነው። መጠነኛ አየር ሰውን ያረጋግጣል ትግስትን ይጨምራል። እና ሰውን ለማህበራዊ ግንኙነት ያበረታታን። በጣም ሞቃታማ አየር ግን ነርቭን ያነሳሳል፣ ቁጣን ያበዛል እና ሰውን በቀላሉ ያደክማል። ይህም ብዙጊዜ በእለታዊ ህይወት ማየት ይቻላል። እኔ የምመርጠው የሙቀት መጠን እንዲሁም በእንግስቃሴ ላይ ተጽዕኖ አለው። መጠነኛ አየር ውስጥ መራመድ መረጡም ሌሎች አካላዊ እንቅስቃሴዎች ማድረግ ይቀላል። ሰውነትም በፍጥነት አይደክምም፤ መተንፈስ ይቀላል እና እንቀስቃሴ ደስ ያሰኛል በከፍተኛ ሙቃታ ግን እንቀስቃሴ ለመጀመር እንኳን አስቸጋሪ ይሆናል። በአጠቃላይ እኔ የምመርጠው የሙቀት መጠን መትከለኛ ሜዛናዊ እና ትንሽ ቀዝቃዛ እንዲሁም የሚያዛዝህ ነው። ይህ የአየር ሁኔታ ሰውነተን ያሳርፋል፣ አይምሮን ያነቃቃል እና ህይወትን ቀላል እና ደስ የሚያሰኝ ያደርገዋል። ምንም እንኳን ሰው በተለያዩ የአየር ሁኔታዎች መኖር ይቻላል ነገር ግን ለእኔ መጠነኛ የሙቀት መጠን ነው ምቾት የጠየናም የትላንም መሰረት

የምትወደው ከተማ የት ነው? ማለት ይህን ስነጋገር አንድ ነገር ግልጽ ነው ይህ በምስልና በቃል የማይገለጽ በልብ ውስጥ ከተቀረጸ ስሜት የሚሰማ አንድ ጉድጓድ የሚትከፍትበት ወሳኝ ጥያቄ ነው መልሶ ያንን ጉድጓድ ከፍቼ ማሳየት ነው የሚወደው ከተማ ለኢትዮጵያ በኢትዮጵያ ውስጥ ካለችው ከተማዎች ሁሉ መሃል የሚለውን የልቤ ምርጫ የመንፈሴ መገኛ ታሪካዊ ቅርሶች በደም ውስጤ ሲጓተት ስሟ በነፍሴ ስትደመር ያላልበራ ነው ታሪክና መንፈስ በድንጋ ላይ የተቀረጸ ህልም ላልበላ የምትገኘው በወሎ ሀገር በስሜናዊትት ተራሮችና በረንጓዴ ሸለቆች መካከል ነው ነገር ግን ቦታው የሚያስደንቅ የሚያስደንቁ በምድር ላይ ሳትሆን በምድር ውስጥ የምትገኝ ነው አንድ ከተማ ሁሉም ቤቶች ከመሬት ተነስቶ ከፍ ሲሉ የሚሰራቸው ሲሆን ላልበላ ግን ተቃራኒው ናት እዛ አንድ አባት ድንጋይን አይቶ በውስጡ ያለውን ቤተክርስቲያን አወቀ ይህ አባት ንጉሱ ላልበላ ነበረ ከአሥራ ሁለተኛ እስከ አስራ ሶስተኛ ክፍለ ዘመን የኖረው ይሄ ንጉስ ከአይሁድ አገር የተመለሰ ብሄረሰብ በእየሩሳሌም ልመና እንዳይሆንበት በአገሩ ውስጥ አዲስ ኢየሩሳሌም ለመገንባት አሰበ የፋር የፈጠረውም ድንቅ የሆነ ነበረ ከዛ የመጣው የቤተክርስቲያናት ስብስብ ስብሰባ ሁለተኛው የአለም ድንቅ ነው አስራ አንድ ቤተክርስቲያናት ከአንድ ቀጣይት ያለው ቀይ ቆረጆ ድንጋይ ቮሊኒክ ቶርፍ የተገነቡ ሲሆኑ እያንዳንዳቸው በድምር ውስጥ ተቀርጾ የተቀረጸው ናቸው ይህ ማለት እንጀትን ወም ድንጋይም በማምጣት ሳይሆን አንድን ግዙፍ አንድ ነጠላ የድንጋይ አካል መቁጠር መቅዳት መቀርቀር እና መቅረጽ ነው በሌላ አነጋገር የምታየውን ቅርጾ የገነባ ሳይሆን በድንጋይ ውስጥ የተሰወረውን አውጥቶ ነው ይህ አስተሳሰብ ብቻ አእምሮን የሚያወርርበት ነው ይህ ሲጎበኝ ሳለ በርግጥ ምን ያህል እምነት ምን ያህል ራዕይ ምን ያህል ትግስት እንደነበረ ትሰማለህ አርቲስቶች ሰው አይደለም የእግዚአብሔር መላእክት መስሎ ያሳስበኛል በቅዱስ ጊዮርጊስ ቤተክርስቲያን በሚገባበት ጊዜ ያ ቅርጽ ያለው መስላ መስቀል ስታይ በድንጋይ ላይ የተቀረጸ ቅን በህይወት የምንቀጠቀጥበት የሚመስል ህንፃ ይመስላል በቤተ ደም ቤተክርስቲያን ውስጥ ያሉት የቅዱስ ቅዱሳት መንገዶች የተለያዩ ቅርጾች በጥበብ የተቀረጸ መስኮቶች በረጅም የጨለማ መንገዶች የተለያዩ መስተላለፉ ቤተክርስቲያናት ይህ ሁሉ ለአንድ አላማ ነበረ ለአምልኮ ለጸሎት ለማምለጫ ለ ላልበላ አካለ መጠን የሚያሳየው አእምሮ ከእምነት ጋር በተባበረ ምን ጊዜም ምን ማለት እንደሆነ ነው ላልበላ በተለይም በሚያስደንቅ እውነታ ይህን ለረጅም ዘመን ጠብቃ አልፋለች በአካባቢው ያለው የሃይማኖት ህይወት ቀጣይነት ያለው ነው ሌሊት በሚደረግበት ጊዜ የቃል የቃል ምልልስ ሰምተህ ሳትተኛ ነጭ አልባሳት የለበሱ ጳጳሳት በከፍታ ያሉ በራሾች አያያዝ ሽንተረራውና የእለት ዘመናዊ ስሜት በጠቅላላ ይጠፋን ራስን በአሥራ ሶስተኛ ክፍለ ዘመን ውስጥ ታገኛለህ ሰውነትህና በሃይል ህይወት በተቀደሰ ቦታ ላልበላ ቤተክርስቲያኒቷን ብቻ አይደለም የሚኖሩባት ሰዎች እና በኃይላችን ያማረው የከተማይቱ ሰዎች በታሪክና በሃይማኖት የተሸፈነ ኩራት አላቸው ግን ይህ ኩራት ትዕቢት አይደለም የተጠራቀመ የተረጋገጠ የሚያምር እንግዳ ዘምድነት ነው በጣቢያ ቤት ላይ ተቀምጠህ ቡና ስትጠጣ አንድ ባለ ብዙ እድሜ ያለው አባት ወደ አጎራባች ገበያ ሲሄድ ልብስን ይጎትተዋል እሱ ደግሞ የተወሰነ ቤተክርስቲያን የጥገኝነት ማለት የገዢ ነው የዚያን ቤተክርስቲያን ማስተዳደር ጾታ እንክብካቤ ሁሉ በእሱና በቤተሰቡ ላይ ይወረራል ይህ የተወልድ ቃል ኪዳን ነው የከተማው ቱ ኑሮ ቀስ በቀስ ይሸራተታል ጠዋት በሚደረገው የጸሎት ድምጽ ይነሳል ገበያ ቀን በደመና ይጀመራል ሴቶች በጥሩ አልጋ የተሸፈነ ትንሽ ቂጣ በጣያቸው ላይ አርጎ ይሸጣሉ የተለያዩ የሲካ አይነቶች አትክልት ቅመማ ቅመሞች በጥንታዊ ሚዛን ይሰቃይ ይሰካያሉ የከርሰ ምድር ውስጥ ቤቶች ይታይነፋል የሰው ድምጽ የገንዘብ መደቦች የሰለ